አያት ማለት እንግዲህ ከቤተሰብ ውስጥ ያለ አንዱ የቤተሰብ አካል ነው። ለምሳሌ እኔ አሁን አያት እንደ አጠቃላይ ስንተረጉመው አያት ማለት የአባታችን ወይም የእናታችን አባት ወይም እናት ማለት ነው። ሁለተኛ ወገን ለማለት ነው አሁን የኔ እናት አባት ያሉ የእነሱ እናት አባታቸው ለኔ አያቶቼ ናቸው። በአጠቃላይ አራት አያት ይኖረኛል ማለት ነው። በእናቴ በኩል ሁለት አያት በአባቴ በኩል ሁለት አያት። ይኖረኛል ሁለት ሴት ሁለት ወንድ አያቶች ይኖሩኛል ማለት ነው። አያት ሲባል ይሄ ነው ሁለተኛ ወገን ማለት ነው። ሁለተኛ ወገን ማለት ከአባት ለጥቆ ያለ የአባታችን አባት ወይም የእናታችን እናት ማለት ነው። አያት እሚገርመው በጣም የሚያስደስት ነገር አለ። አያት ሲባል። እኔ አሁን አያቶቼ ላይ ነው ሙሉ እድገቴ ከስድስት አመት ጀምሮ አያቶቼ ላይ ነው ያደግኩና አያት ላይ ስታድግ። የበሰልክ ነው ምትሆን ምክንያቱም በትልቅ ሰው ነው እየተመከርክ ያለ ልጅ እንዴት ማሳደግ እንደሚችሉ ያውቁበታል። ከምክንያቱም የልጅ ልጅ ማለት ከእነሱ ልጆች ከእነሱ ከራሳቸው ወይም ከእኔ ከአጎት ከአክስቶቼ ትንሽ ነው ምሆነው እነሱ ትልልቅ። ስለዚህ ብዙ ልጆችን ስላሳደጉ ልጅ እንዴት ማሳደግ እንዳለባቸው ያውቃሉ። ያንን ስለሚያውቁ እዛ ስታድግ በጣም በጥሩ ሁኔታ ነው ምታድገው በጣም ማለት ነው። እኔ አሁን እዛ ነው ያደግኩ። በቃ ታሪክ ምን እንደሚመስል ስነ ምግባርህ ምን አይነት እንደሚሆን። ምን አይነት ሆነህ ማደግ እንዳለብህ በደንብ ነው ምትመከረው ከልምዳቸው። አንዳንዴ ምክርም ሆነ የሆነ ስራ ተምረህ ከምትሰራ ወይም ተምረህ ተምትመክር ይልቅ የኖርከውን ስትመክር በጣም ጥሩ ነው። የኖርከውን የኖርከውን ነገር ስትመክር። በጣም የሚያስገርም ነገር ነው ምክንያቱም ኖረኽዋል። አዳጋውንም ደስታውንም ሁሉን ነገር ያየኽው ስለሆነ ኖረኽ ከሆነ በጣም ጥሩ ነው። ግን ዝም ብሎ በትምህርት ምናምን ከሆነ አሁን እኔ አያት ጥሩ ነው ያልኩት ተእናት ታአባት ይበልጣል ያልኩት ምንድን ነው? አሁን እናት አባትህ የመጀመሪያ ልትሆን ትችላለህ። የመጀመሪያ ከሆንክ ደግሞ ልጅ እንዴት ማሳደግ እንዳለብህ ወጣትነት አለ። ይሄን ያህል እንክብካቤ አትሰጥም። ልጅ እንዴት ማደግ እንዳለበት ብዙ ግንዛቤ አይኖርህም። ምክንያቱም ገና የመጀመሪያ ነህ ሁለት ሶስት ልጅ አላዩም እንዴት እንደሚያድግ። አያቶች ግን በጣም ብዙ ልጆችን ስላዩ በዛ ምክንያት ከልምድ አንፃር በጣም ጥሩ ነው ብዬ አስባለሁ።

ማታ ማለት ደግሞ እንግዲህ ሲመሽ ቀኑ አለ። ቀን ማለት ጨረቃ አይ ፀሀይ ፀሀይ ስታበራበት የምትውለው ፀሀይን ተጠቅመን አይነ ላይ ነው የምንታይበት ሁሉ ነገር ግልጽ የሚሆንበት ነው። ቀን ሲባል። እና የዚህ ተቃራኒ ነው ማታ ማለት ማታ ማለት ደግሞ የሚጨልምበት ሰው። ከስራ ወደ ቤቱ የሚገባበት የዱር አራዊቱ ወደ ውጭ ወጥቶ የሚፈልገውን የሚመኘውን ምግብ የሚፈልግበት ነው። ማታ ማለት። ማታ እንደ አጠቃላይ ህዝቡ የሚያርፍበት እንስሳቱ የቤት እንስሳቱ ለማዳ እንስሳቱ የሚያርፍበት ቤቱ ገብቶ የሚተኛበት ነው። በማታ ሰዓት የሚታዩ የተለያዩ ብርሃኖች አሉ ጨረቃ ከወጣች ብርሃን ሊታይ ይችላል። ከዋካብቶች አሉ በጣም የሚያምሩን ኮከብ የሚባሉ አሉ። ውበት ያላቸው ለዛ ያላቸው ላይን የሚያስደስቱ ጭንቅላተን በጣም የሚያድሱ። የተለዩ ተፈጥሮዎች አሉ ማታ ይባላል። በዚህ ሰዓት እነዚህ የሚወጡት በማታ ነው። እንግዲህ ማታ ሰዎች የሚያርፉበት የዱር አራዊቶች የሚንቀሳቀሱበት ነው

ኢንተርኔት ማለት እንግዲህ የ በስልክ ላይ የሚገዛ ዳታ ሊሆን ይችላል ወይም በዋይፋይ የምንጠቀመው ራሱን የቻለ የኢንተርኔት ዘርፍ አለ። እና ኢንተርኔት ሲባል የተለያዩ ሶሻል ሚዲያዎችን ለመጠቀም የምናበራው በስልካችን ላይ በኮምፒውተራችን ላይ በላፕቶፕ ፐፒሲ ሊሆን ይችላል የምናበራው ነው። ማህበራዊ ሚዲያዎችን ለመጠቀም ለምሳሌ ቴሌግራም ኢሞ ኢሜል ፌስቡክ ዋዝ ሀብ ዩቲዩብ ፌስቡክ እነዚህ እነዚህ የምንጠቀምበት ኢንተርኔት ይባላል። በጣም ብዙ ዘርፈ ብዙ ጥቅሞች አሉት ምክንያቱም እቤታችን ቁጭ ብለን የትም ሳንንቀሳቀስ ወዴትም ሳንሄድ እዛው ቤት ሆነን አለምን ማየት እንችላለን። የአለምን ህዝብ ምን እንደሚመስል አለም ምን እንደምትመስል ምን አይነት ተፈጥሮ እንዳላት እና ኢንተርኔት ሲባል ስራችንን እያቀለለልን ያለ በቀላሉ የተለያየ ክህሎቶችን ልንማርበት የምንችለው በጣም ጠቃሚ ነገር ነው። በነገራችን ላይ ኢንተርኔት ሲባል ብዙ ነገር ይጠቅመናል። አሁን ሁሉም ሄዶ ትምህርት ቤት መማር አይጠበቅበትም። እዛው ቤቱ ሆኖ የሚፈልገውን ትምህርት የሚፈልገውን የትምህርት አይነት የሚፈልገውን ክህሎት መማር ይችላል። ለምሳሌ ከክህሎት ውስጥ አሁን ቪዲዮ ኤዲተር መማር የሚፈልግ ሰው ኢንተርኔትን ተጠቅሞ እቤቱ ቁጭ ብሎ ምንም ቢሮ ሳይዝ እቤቱ ሆኖ መማር ይችላል። ግራፊክ ዲዛይን ዌብሳይት ዴቨሎፕመንት ስፒኪንጎች ይሄ የተለያዩ ቋንቋዎችን አሁን አማርኛ እኔ አማርኛ ነው አይደል ምችል እንግሊዘኛ መማር እችላለሁ። ፈረንሳይኛ ጀርመነኛ ጃባነኛ ቻይንኛ እንደዚህ አይነቶችን ቋንቋዎችን ከቤቴ ቁጭ ብዬ መማር እችላለሁ ማለት ነው። እና ብዙ ጥቅሞች አሉት ኢንተርኔት ስራዎችን በጣም እያቀለልን ያለ አለም ላይ ምን እየተካሄደ እያለ ያጎቅንበት የምናውቅበት ስለሆነ በጣም ጠቃሚ

ችግር የለም። ይሄ ችግር የለም ነው ችግር እያመጣብን ያለው በነገራችን ላይ እንደ ሀገርም እንደ አለምም ችግር የለም እያል ነው ችግር ያመጣብን ይኸው ችግር የለም ስንል ምንድነው? ሰዎች አሁን የሆነ ነገር ስትጠይቅ እንዴት አደርክ ሲባል እግዚአብሔር ይመስገን ደህና አደርኩ ደህና ነኝ ይላል ዝም ብሎም አዎ እግዚአብሔር መስገንስ የተቀደሰ ነገር ነው። ምንድነው ፊትህ ደብሮሀል ትለዋለህ በጣም የተከፋውን ሰውዬ እኮ ነው በጣም አዝኖ እያለ ተከፍቶ እያለ ምንድነው? ፊታህን ደብሮሀል ምናምን ስትለው ችግር የለም ምናምን ችግር የለም ይላል። ግን ችግር አለ። ችግር እያለ ችግር የለም እያልን ነው። እንደዚህ አይነት ምስቅልቅል ላይ የደረስን። የሆነ ነገር ታዘውና የሆነ ሰው እንዲሰራለህ ወይም የሆነ ነገር እንዲያመጣልህ እዛው ችግር የለውም አመጣላሀለው በሰላሳ ደቂቃ ውስጥ ጠብቀኝ ምንም ችግር የለውም ይላል። ግን አይተገበረውም። ተግባር ላይ ወፍነን። ለዛ ነው ችግር የለም እና እንደ አጠቃላይ ችግር የለም ማለት። ለሆነ ለምናደርገው ነገር ለምናከናውነው ነገር ዝም ብለን ያው ችግር የለም እያለ የምንቀመጠው ማለት ነው። በነገራችን ላይ ያ አሳሳቢ ነገር ነው። ችግር እያለ ችግር የለም ማለት እንደኔ አሳሳቢ ነው ብዬ አስባለሁ። ምክንያቱም የተጎዳ ሰው አሁን የኔ ጓደኛዬ ፊቱን እያነበብኩት ተጓድቶ ከሆነ እያዘነ ከሆነ እሱን በማንበብ ምድን ሆነህ ነው ስለው? አይ ይሄ ይሄ ችግር አለ ይሄ ይሄ ችግር አጋጥሞኝ ነው። እንደዝ እንደዝ ሆኜ ነው ሲል መፍትሄ ልሰጠው እችላለሁ በቃ ለሱ ላልታየው ለኔ ቀላል ሆኖ ሊታየኝ ይችላል። ወይም ቀላል ሆኖ ላገኘው ስለምችል። በዚህ በዚህ ነው ችግር የለም ከሚለኝ በዚህ በዚህ ምክንያት እንደዚህ እንደዚህ ሆኜ ነው። በዚህ በዚህ ምክንያት ቢል ችግሩ ይፈታል። እና ችግር የለም ማለት ራሱ አንዱ ችግር ነው ብዬ አስባለሁ

ቅዳ ማለት እንግዲህ እየተለያየ ተርጉማለሁ ቅዳ ሲባል ውሃ ቅዳ ሊባል ይችላል አንድ ሰው በገጠር አካባቢ ስንሄድ ከጉድጓድ ከኩሬ ከድቡቅ ነገር ነው ውሃ የሚቀደው እና ውሃ ቀድተህና ውሃ ቅዳ ሊባል ይችላል። ከጉድጓድ ጉድጓድ ማለት ይሄ የቧንቧ ጉድጓድ ይባላል በገጠር አካባቢ ከዛ ውሃ ቅዳ ልንለው እንችላለን ቅዳ ሲባል። ሌላው ከተማ ላይ ደግሞ ቦኖ ቦኖ የሚባል ውሃ ከእሱ ላይ ውሃ ቅዳ የሆነ ነገር ቅዳ ልትል ትችላለህ። ሌላ ቅዳ የሚለው ትርጉም ምን አለው? ሙዚቃ ክሊፕ ቅዳ ይባላል። እስቲ ልነጋገር ላውራ እስቲ ቅዳ ይባላል። ማለት ነው ቅዳ ስንል ብዙ አይነት ትርጉም አለው። በነገራችን ላይ ቅዳ ማለት። ቅዳ ሙዚቃ ቅዳ ውሃ ቅዳ የሆነ ነገር ቅዳ እንላለን። ፈተና ቅዳ። አሁን ይቺ እንደውም በጣም በተማሪ ላይ ያለች እንትን ናት። ተማሪዎች የሆነ ፈተና ከጎበዝ ላይ መካከለኛ ተማሪዎች ይቀዳሉ። ቀዳው ዛሬ ቀዳው ኤግዛም ኢንተራንስን ቀዳው ይላሉ። መቅዳት ማድረግ ከአንዱ ወደ አንዱ ኮፒ ማድረግ ወይም

ጥሩ ማለት እንግዲህ በጣም ጥሩ ነገር ነው በነገራችን ላይ ጥሩ ሲባል የሰው ልጅ ይሰራል፥ ይንቀሳቀሳል፥ ስፖርት ይሰራል በቃ በሚያደርገው ነገር በሚተገብረው ነገር በተግባሩ ጥሩ ውጤት የሚያመጣ ከሆነ እሱ ጥሩ ነው ይባላል። ሌላው ሰዎች በሚናገሩበት ሰዓት በጣም ጥሩ ጥሩ ቃል የሚናገሩ አሉ። ጥሩ ጥሩ አማርኛ ጥሩ ጥሩ ቋንቋዎች የሚወጣቸው አሉ። እና ያ በሚናገሩበት ጊዜ በጣም የሚገነባ የሰውን ልጅ የሚቀይር የሰውን ልጅ ወደፊት ተስፋ የሚሰጥ ነገር ሲናገሩ እነሱ ጥሩ ነው እኮ የሚናገሩ የነሱ ምክር በጣም ጥሩ ነው። የነሱ ምክር ህይወትን ይቀይራል። የነሱ ምክር ከግብህ ከአላማህ ከእቅድህ ከምንፈልገው ነገር ያደርሳል ተብሎ የሚባልለት ነገር ከሆነ ጥሩ ነው እንላለን። ሌላው ሰዎች ሌተ ቀን ምንም ይስሩ ምንም ያድርጉ ምንም ይተግብሩ ስራ ከሰራ ስራ ነው በቃ። እና ያ ለሚሰራው ስራ ውጤቱ የሚሄደው አካሄድ ለምሳሌ ጠዋት በሰአት መግበት ካለበት በሰአት ገብቶ በሰአት መውጣት አለበት የሰው ልጅ እና ያንን በሰአት ገብቶ በሰአት ስራውን እየከወነ በእቅድ በፕሮግራም ስራውን እየተገበረ የሚሄድ ከሆነ እሱ ጥሩ ነው ይባላል። ከዛ መጨረሻ ላይም ጥሩ ውጤት ጥሩ የስራ እንቅስቃሴ ካሳየ እሱም ጥሩ ነው እንለዋለን። ሌላው ጥሩ ነው የምንልባቸው አሁን ፊልም ልናይ እንችላለን። ኳስ ጨዋታ ልናይ እንችላለን። ቴሌቪዥን ልንመለከት እንችላለን ዜና ልንመለከት እንችላለን። ይሄ የምንመለከተው ነገር ህሌናችንን ፥አስተሳሰባችንን፥ቀልባችንን የሚስበን ከሆነ ጥሩ ነው እንላለን። ሌላው ጥሩ ነው የምንላቸው በተፈጥሮ የምናድንቀው ነገር አለ። በተፈጥሮ የሚደነቅ ነገር አለ ለምሳሌ ተፈጥሮን ማድነቅ በተፈጥሮ የሚደነቅ ነገር አለ ለምሳሌ ተፈጥሮን ማድነቅ እነዚህን ተፈጥሮን የምናደንቅበት መንገድ እራሱን የቻለ አለ። ሚደነቁም አሉ ለምሳሌ፥ፀሐይ፥ ጨረቃ ስናይ ሀብታም ድሃ የማይል ለሁሉም እኩል የሚደርስ ነው ስለዚህ በጣም ጥሩ ነው በቃ ምክንያቱም ፀሀይና ጨረቃ ለሀብታም ብር ላለው ነው ቢባል ድሃ ፀሀይና ጨረቃን ሳያይ ሊኖር ነው ማለት ነው። ስለዚህ ፈጣሪ እንደዚህ አይነት ነገሮችን እኩል ማዘጋጀቱ እኩል መስጠቱ በጣም ጥሩ ነገር ነው። ሌላው ሲቀር ጥሩነታቸው ሰአታቸውን ጠብቀው ነው የሚወጡ ፀሀይ ማታን ጠብቃ ትወጣለች። ጨረቃ ፀሀይ ቀንን ጠብቃ ትወጣለች ጨረቃ ደግሞ ማታን ጠብቃ ትወጣለች። ሁለቶችም ያለምሰልቸት ሁል ጊዜ ብርሃንን ይሰጡናል ሁል ጊዜ የው ጨረቃም እንደተፈጠረችበት ሁኔታ ብርሃን ትሰጠናለች። ፀሀይም ሁል ጊዜ እየወጣች ብርሃን ብርሃን ትሰጠናለች ማለት ነው። እና ይሄ ይሄጥሩ ነገር ነው። ሌላው ጥሩ ነገር በተፈጥሮ ስንል ተራራው አረንጓዴ ነገሩ የዝናብ ተፈጥሮው የንፋሱ ወቅቱን የጠበቀ ዝናብ በመዝነቡ ይሄ የራሱ አንድ ጥሩ ነገር ነው። አሁን ጨረቃን፥ፀሀይን፥ከዋክብትን ሊሆን ይችላል።

ቢጫ ስንል እንግዲህ ከቀለም አይነቶች ያለ ተቀለም አይነቶች የሚመደብ የራሱ የሆነ መለያ ያለው የራሱ የሆነ 'ከለር' ያለው የራሱ የሆነ ህሊናን የሚስብ የራሱ የሆነ አእምሮአችንን የሚያነቃቃ ነገር አለው የራሱ ተሰጦ ነገር ያለው ማለት ነው ቢጫ። ቀይ፣ አረንጓዴ፣ ቢጫ፣ ጥቁር፣ ሰማያዊ፣ ግራጫ እያልን የምንጠራቸው የተለያዩ ቀለማት አሉ። ከእነሱ ውስጥ ነው አንዱ ቢጫ። ቢጫ ሲባል ተስፋን የሚገልጽ ተስፋን የሚያንፀባርቅ ለወደፊት ቢጫ ነገር ካየን ተስፋ አለን የመኖር፣ የማደግ፣ የመበልጸግ ተስፋ አለን የምንልበት ተስፋን የሚገልጽ ነው ቢጫ ማለት። ለምሳሌ በጨርቅ ብቻ አይደለም ቢጫን የምንገልጸው ወይም በተለያየ ቀለም ብቻ አይደለም ላይ ብንመጣ እንደ ኢትዮጵያ መስከረም ላይ ብንመጣ ራሳቸው የሚፈነድቁ ቢጫ የሆኑ አበቦች አሉ። ቢጫ ማለት ነው እና እነሱ ብልጽግናን፣ ተስፋን፣ እድገትን የሰላምን በቃ ጥሩ ህይወት ይኖረናል ብለን የምኞትን የምንገልጽበት ነው ቢጫ ስንል። በጣም ነው ደስ የሚለው በነገራችን ላይ ቢጫ ሲባል እኔ በዛ በመስከረም ሰዓት የሚፈነድቁ አበባዎች እነዛ የሚታዩ የአበባ ዝርያዎች ልክ በተራራው በገደላማው በጎድጓዳው ላይ በደንብ ቆመህ ስትመለከታቸው የሆነ ተስፋ አለው። የሆነ ደስታ ነገር ይሰማናል። እና አድናቂ ነኝ በነገራችን ላይ ለቢጫ ቀለም። በመጀመሪያ አረንጓዴን ባደንቅም ቢጫንም አድናቂ ነኝ። አረንጓዴን የማደንቅበት የቀለም አይነት በቃ ልምላሜን ብርጽግናን የሚያሳይ እድገትን ብሩህነትን የሚያሳይ ስለሆነ አረንጓዴ ደስ ይለኛል በዋነኝነት ግን በመቀጠል ቢጫ ነው የምወደው ተስፋ እኛ እናድጋለን ሀገራችን ሰላም ትሆናለች ሀገር ትበለጽጋለች ብሎ ተስፋ ማድረግ በሰላም ተንሰረፋፍተን የገንዘብ ችግር ካለ ገንዘብ ይፈታል ብሎ ተስፋ የማድረግ በእምነታችን ጠንክረን እያመን ፈጣሪያችንን እያመሰገን እንኖራለን ብለን ተስፋ የማድረግ ወንድም ከወንድሙ እህት ከእህቱ ወንድም ከእህቷ ጋር በቃ በተስፋ በፍቅር እንኖራለን ብለን ተስፋ አድርገን የምንኖርበት ነው ቢጫ ሲባል ለአጠቃላይ ተስፋን የሚሰጥ ቀለማ ነው።

እንግዲህ ልጅ ስንል በጣም የሚያስደስት የእድሜ ደረጃ ነው። በነገራችን ላይ ልጅ በልጅነት የሚታይ የደስታ የሚታይ የውበት የሚታይ ፈገግታ በጣም ነው የሚገርም። በጣም የሰው ልጅ ልጅ እንደሆነ ቢቀር ምነኛ ደስ ባለኝ። ነጭ ወረቀት ነው በቃ የተለየ ተንኮል የለ ልጅ ላይ ማለት ነው ተንኮል የለ። ዘረኝነት የለ በቋንቋ መከፋፈል የለ ሌብነት የለ። በቃ የመኖር በተስፋ የመኖር ስራ በጣም የሚያስደስት ነው። ልጅነት ልጅነት ስንል በብዙ እድሜ ልንቆጥረው እንችላለን ከአንድ እስከ አምስት አመት ያለ። ከአምስት እስከ አስራ አራትም ልጅነት ነው። እስከ ሰላሳዎች ባለ ድረስ ልጅነት ነው። በቃ የሚያስደስት ውበት የሚያስደስት ቁንጅና ነው። በነገራችን ላይ እና ልጅነት ብዙ ነገር ማለት ይቻላል። እንግዲህ ልጆች እንዴት ቆንጆ ሆነው ወይም በስነ ምግባር የተገነቡ ሆነው ያደርጋሉ ካልን። ይሄ ዋነኛው አርአያ ቤተሰብ ነው። ከቤተሰብ ነው የሚጠበቅ በነገራችን ላይ ልጅ ነዥ ነጭ ወረቀት ስለሆነ የተጻፈበትን የተነገረውን ያየውን ነገር ነው የሚያደርግ። ያልተናገርነውን አይናገርም ያላሳየውን ነገር አያይም። እኛ ነን አርየው እናት አባቶች አርአያ ናቸው ለልጅ። እና ጥሩ ልጅ ለመገንባት ዋናኛ አርአያ እናት አባት ነው። ለምሳሌ እናት አባት ቲክቶክ እየተመለከተ ልጅህን ቲክቶክ አላሳይም ማለት ምንም አይችልም። በጉልበት ልታስቆመው ትችላለህ ህሌናው ግን ምንም መቆም አይችልም። ሲያድግ በጣም ሀይለኛ በቀለኛ ነው የሚሆነው ምን ቢያይ ነው? ምንድን ቢያደርግ ነው እኔን አላሳይም ብሎ እሱን የሚያይ ብሎ ህሌናው ላይ እየተሰረጸ ይሄድና። እዛ ልጅ ላይ ህሊናው ላይ በጣም ተሰርጦ ይቀርና። ያ ልጅ እንደውም በጣም በጉጉት እንዲጠብቁ ያደርገዋል ያ መከልከሉ። ለምሳሌ እኛ ላይ የእህቴ የእህቴ አንድ ልጅ አለች። እና እኔ ቲክቶክ አልጠቀምም ጌም አልጠቀምም አልወድም። የኔን ስልክ ስታየው የሱ እኮ ምንም የለውም ባዶ ነው አትንኩት ነው የምትል ሌላ ሰው ራሱ ሲነካው እሷን ጭራሽ አትነካውም። ይሄ ምንድነው? በቃ አልለመደችም እኔም ሳይ ስለማታይ እኔም ስነካካ ስለማታየኝ እንደሌለው አምናለች ማለት ነው። ጾሎት አደርጋለሁ አሁን ጠዋት ጠዋት አስራ አንድ ሰዓት የተነቃው እየተነሳው ሁሌ ጠሎት አደርጋለሁ እና እሷም መጥታ ያን የጸሎቴን መጽሐፍ መጽሐፍ ቅዱሱን ልሳመው ነው የምትል አስቡት እንግዲህ ልጅ ምን እንደሚሰረጽበት ምን አይነት ነገሮችን እንደሚይዝ ማሰብ በጣም ቀላል ነው። የእናት አባቶችን ምሳሌ ነው የሚከተሉ። እና እኔ እምለው ልጆች ላይ እንስራ። ልጆች ላይ ብንሰራ ሀገራችን ትመለሳለች። ቀልብ ያለው የሚያስብ የሚያስተውል ወጣቶችን መገንባት ስለምንችል። ልጆች ላይ እንስራ እላሎው ዋነኛ መልእክቴ ይሄ ነው። ምክንያቱም ልጅ ከተገነባ ቤተሰብ ይገነባል ቤተሰብ ከተገነባ ክልል ይገነባል ክልል ከተገነባ ሀገር ይገነባል ሀገር ከተገነባ አህጉር ይገነባል አህጉር ከተገነባ አለም ትገነባለች ማለት ነው። ስለዚህ ዋነኛ መሰራት ያለበት ልጆች አእምሮ ላይ ልጆች አስተሳሰብ ላይ ልጆች አስተዳደግ ላይ በደንብ በጥንቃቄ መሆን አለበት። በተለያዩ ነገሮች ተጠምደው በተለያዩ ሱሶች ተጠምደው እንዳይቀሩ። እዛ ነጭ ወረቀት ላይ የምንጥፈውን ነገር የምናሳያቸውን ነገር መርጦ መሆን አለበት። አሁን ሶሻል ሚዲያ ለህፃን ልጅ ገልጸህ ብትሰጠው የሚሆነውንም የማይሆነውንም ስለሚያይ ጉዳቱ በጣም ዘርፈ ብዙ ነው። መርጠን መስጠት አለብን ማየት ያለበት ቪዲዮ አለ። እሱም መርጠው መስጠት ነው። ለምሳሌ መዝሙር ሰበካ ከሆነ እሱን ሰርች አድርጎ ለልጁ እንዲያየው መስጠት ወደ ሌላ እንዳይገባ ማድረግ አለብን። እሚመለከተው ነገር አሁን አንተ ተሳዳቢ ከሆንክ ተሳዳቢ ነኝ ስለዚህ የምትሳደበውን ከአፋችን የሚወጣውን ቃሎች እናት አባቶች ከአፋቸው የሚወጣቸውን ቃል በጣም መጠንቀቅ መምረጥ አለባቸው። ምክንያቱም እሱን ነው የሚይዘው። ይሄንን ይመስላል

ጠረምቤዛ ማለት እንግዲህ የተለያዩ ጠረምቤዛ አሉ ዋናኛ አገልግሎቱ የሆነ ነገር ለመመገቢያም ሊሆን ይችላል። የሆነ ነገር ማስቀመጫም ሊሆን ይችላል። ጠረምጴዛ ይሄ ነው። ከተለያዩ ነገሮች ከተለያዩ መሳሪያዎች ይሰራል። ከእንጨት ይሰራል ከብረት ይሰራል ከብርጭቆም ይሰራል ከወርቅም ይሰራል። ጠረንቤዛ ሲባል ብዙ አይነት የአሰራር ዘዴ አለው። የተለያየ ቅርጽ አለው በጣም የሚያማምሩ ዘመኑን የዋጁ ጠረንቤዞች አሉ በአሁኑ ሰዓት። ከእንጨት እንዴት ይሰራል ቢባል ገና ከመጀመሪያው ባህር ዛፍ ወይም ችግኝ የሚባል የተለያዩ እጽዋቶች አሉ። እነሱ ይቆረጣሉ። ከተቆረጡ በኋላ ቀጥታ ወደ ማሽን አለ መጥረቢያ ነገር በዛ ይጠረቡና ስስ ነገር ይደረጋሉ። እነዛ ስስ ከሆኑ በኋላ ራስ ነች ያለው ያ ስሱ የሚቆምበት ደግሞ እዛው ከእንጨት አራት ማዕዘን ሆኖ ተመቶ በሚስማር ይደረጋል። ከዛ ያ ስስ የሆነው ጣውላ ተለይ ሆኖና የጣውለ ጠረንቤዛ ይሰራል ማለት ነው። ብርጭቆም የመስታወትም እንደዛው ነው። ተዝጎርጉሮ ሊሆን ይችላል ከእንጨትም ከብርጭቆም ተዝጎርጉሮ በጣም የሚያምር ዘመናዊ ጠረንቤዞች እየተሰሩ ነው። በአሁኑ ጊዜ ያለ። ከብረት ደግሞ ይሄ የሚገርመው በጣም ብዙ አመት የሚያገለግል የማይሰበር ለብዙ አመት ሊያገለግል የሚችል በጣም የሚያምር ነው። ከብረታ ብረት የሚሰራ ጠረንቤዛ። የምሰራ ደግሞ ባለጸጎች በጣም ትልልቅ ቦታ ላይ ያሉ ሰዎች በጣም ክብር ላይ ያሉ ሰዎች የሚያደርጉት የሚጠቀሙት የጠረንጴዛ አይነት ነው። ከወርቅ ማለት ጠረንቤዛ ለምን ለምን ያገለግላል? ከተባለ አንደኛ ተሰባስበው ሙሉ ባይተሰብ ስምንትም አስርም ቤተሰብ ሆኖ በአንድ ላይ ለመመገብ ያገለግላል። ሁለተኛ ደግሞ እዛ ጠረንቤዛ ላይ ኮምፒውተርህን አድርገህ ወረቀትህን ከጎን መጽሐፍን አድርገህ ለማንበብ በጣም ምቾት አለው። የሰውነት ሰውነትህ እንዳይታጠፍ በዴንብ አቀማመጥህ በደንብ እንድትቀመጥ ጠረር ብለህ ተዝናንተህ እንድትቀመጥ ያደርጋል ጥረምቢዘው። እንዲካፍ አቀማመጥ ከፋ አርጎ ሲሰራ ለሰውነትህ ላቀማመጥህ በጣም ወሳኝ ነገር ነው ማለት ነው። ሌላ ዘርፈ ብዙ ጥቅም አለው ብዙ እቃዎችን እዛ ላይ መደርደርም እንችላለን አንዳንዶች ቴሌቪዥን ሊያስቀምጡበት ይችላሉ። ጅፓሱን ሊያስቀምጡበት ይችላሉ የተለያየ ስቶፎችን አስቀምጠው ማብሰያው ከፍ እንዴት የሌላቸው ሊያደርጉ ይችላሉ። እና ሳጥን ሲባል ጠረን እንዴ? እዛ ሲባል ብዙ ጥቅም አለው

ቤተሰብ እንግዲህ ቤተሰብ በተለያየ ነገር ልንጠራው ይችላል። ጥሩ ቤተሰብ ከተመሰረተ በነገራችን ላይ። ጥሩ ሀገር መመስረት እንችላለን። ጥሩ አለምን መመስረት እንችላለን። ጥሩ ኢኮኖሚ መመስረት እንችላለን። እና ቤተሰብ ሲባል የሀገር ምሰሶ ቤተሰብ ነው። ቤተሰብ ላይ እየተጋጨ እየተጣላ ያደገ ልጅ እየሰረቀ ያደገ ልጅ ሲያድግም ከቤቱም ሲወጣ ሌባ ነው ሚሆን። እና ዋነኛው መሰረት ቤተሰብ ነው። ቤተሰብ በስነምግባር ካሳደገው ቤተሰብ በትሁትነት በአክብሮት ካሳደገው ያ ልጅ ሲወጣም። የከሌ ልጅ ነው እንደውም ይነገራል። እሱ እኮ ስነምግባር አለው የከሌ ዘር እኮ ነው ተከሌ የወጣ እኮ ነው ይባላል። ቤተሰቡ ጥሩ ከሆነ ማለት ነው። እንዴት? ነው ቤተሰቡን ጥሩ መሆን የሚችለው ከተባለ አንደኛ መከባበር ሁለተኛ ቀን ተቀን ማውራት። ቤተሰብ ውስጥ ላይ ማውራትን የመሰለ ነገር የለም ማውራት በጣም ወሳኝ ነገር ነው። ስታወራ በደንብ ትቀራረባለህ። እንደ ቀልድ እያልክ ስታወራ እውነት ትናገራለህ እና በዛ በእውነት መካከል ላይ ለምሳሌ እኔ ዛሬ ከፍቶኝ ከዋልኩ እንደ ቀልድ ብዬ የከፋኝን ነገር ስናገር እነሱ እንዲረዱኝ እንዲረዱኝ ይሆናል ማለት ነው። እና ዋናው ነገር ቤተሰብ ላይ ጥሩ ሚያደርገው ማውራት መነጋገር ጥሩውንም መጥፎውንም ነገር ሳይደብቁ ማውራት በጣም ወሳኝ ነገር ነው። ሌላው በእቅድ እንዲሰሩ ማረግ ልጆችን በስነምግባር በእልክ ሳይሆን በመግባባት በቃ ማሬ ይሄን ብትሰራልኝ ውዴ ይሄን ብትሰሪልኝ እየተባሉ በመከባበር ቤተሰቦች ስራ እንዲያዟቸው ማድረግ ምክንያቱም በልክ አሁን ይሄን ትሰራዋለህ አልለቅህም አንተ እመተሃለሁ እገልልሃለሁ እያልክ እየፎከርኩ ብታሰራው። ስራውም እሱም ከልቡ ስራውን አይሰራም። ስራውም ውጤታማ አይሆንም። ምክንያቱም ያለ ልቡ ስለሆነ ሊያበላሸው እቃ ሊሰብር ይችላል። ብዙ ነገር አለ። እና ቤተሰብ ሲባል ዋና ምሰሶ ነው። ቤተሰብ ጥሩ እንዳይሆን የሚያደርጉ ብዙ ነገሮች አሉ በተለይ በአሁኑ ሰዓት በጣም ሚገርም ነገር ቤተሰብ እርስ በእርሱ የተረራቀበት። የተገናኘ መስሎት ግን የማይገናኝ የተዋወቀ መስሎት ግን የማይተዋወቅ። ለምሳሌ እንደ ከተማ ልንመጣ እንችላለን። ልጅዋን እናቲት አባተየው ሊስሟት እየሳሙ ደህና ነሽ እንዴት ነሽ ሊሉ ይችላሉ። ግን አንድ ቀን ቁጭ ብሎ አውርቶ አያውቁም። በተለይ ይሄ ቴክኖሎጂ ከመጣ በኋላ የቤተሰብ ፍቅር የቤተሰብ ግንኙነት የቤተሰብ መግባባት በጣም እየቀነሰ ነው። ሁሉም ያወጣና ስልኩን ምሽልቅ አርጎ ስልኩ ላይ ያተኩራል። እቤት ምን እየተኬደ እያለ ልጆች ምን እንደሚፈልጉ ምንም ነገር አያቅ መግባባት ማውራት የለም። ፊት ለፊት ራሱ እንደው ሚገናኙበት ሰዓት ማለት የለም። እንደውም አብዛኛው ከተማ ልጆች የራሳቸው ዶርም አላቸው። ምትበላ እዛው ነው። ምትውል እዛው ነው። ምታይት ስልክ እዛው ነው። እና መግባባት ማውራት የሚባል ነገር የለም። ቤተሰብ እየተሸረሸረ ነው ብዬ አስባለሁ በሶሻል ሚዲያ ምክንያት። ለምሳሌ ባስሌ ልንደርስ እንችላለን ሰማንያ ሰባ ሰው ተጭኖ ወሬ የለም ጥግ ያለውን አታወራውም ተፍራርተህ ነው የምትሄደው። ግን ብታወራ ብዙ ነገር ታገኛለህ። ለምሳሌ እኔ ባወራ አካውንቲንግ ነው ተማርኩ በአካውንቲንግ የተማረ ሰው በአጋጣሚ ባገኝ። ስለእሱ ልምድ ምን ባረግ እንዳለብኝ የመንግስት ሰራተኛ እኛን። ስለ መንግስት ስራ ያዋጣል ወይስ አያዋጣም ምን? ተመክረኝ አለ ብዬ ከሰዎች መረጃ ብሰበስብ በጣም ነበር ምንጠቀም። ግን ቴክኖሎጂ መጥቶ የቤተሰብን ቅርርብ የቤተሰብን ግንኙነት በጣም እየሸረሸረ ያለ። በጣም እየተጫወተብን ያለ። ምን እንደምናደርግ አስቸጋሪ ነው። እውነት ነው ለመናገር በዚህ አካላችን የሚያስፈራ ነው። ልጅ አባቱን አባት ልጁን ማያውቅበት ጊዜ ላይ ደርሰናል። አሁን ይመጣል። በአንዱ ጎን ስልክ ይዛል። በአንዱ ጎን ሪሞት ይዛል። የቱን እንደሚመለከት ግራ የተጋባ ነገር። በዚህ በጎን ልጁ ይጮሃል አባዬ ይላል አንተ ዝም ብለህ አትረብሸኝ ይላል። ስልኩን ያያል አንዴ ቴሌቪዥን ያያል በጣም እና የቤተሰብ ግንኙነት ወሳኝና ወሳኝ ነው። ይሄን ማረም አለብን። ይሄን መቅረፍ አለብን። ለልጆቻችን ሲጠይቁን መልስ መመለስ አለብን በአግባቡ ብዬ አስባለሁ ይሄ ነው ያለኝ